በጀት ታስተዳድራለህ? በጀት አስተዳድራለሁ አዎ ማለት እንዴት ነው የግድ ነው። በተቻለን መጠን የምናገኘውን ገንዘብ የምናገኘውን ብር የምንችለውን ያህል በተቻለን መጠን በትክክለኛው ቦታ በትክክለኛው እኛ በምንፈልገውና እኛ በሚያስፈልገን ነገር ውስጥ ላይ መዋሉን ማረጋገጥ አለብን በጀት ማስተዳደር ሲባል ትርጉሙ እንደዛ ነው። በተቻለ መጠን የምናገኘው ገቢ እኛ ለሚያስፈልገን እኛ ለምንፈልገው ወይ ደግሞ እንፈልገዋለን ብለን ለምናስበው ነገር ላይ መዋሉን እርግጠኛ መሆን ማለት ነው። ሁል ጊዜ እለዋለሁኝ። ገንዘብ ማለት የጊዜያችን ግልባጭ ማለት ነው ማለት ጊዜያችንን ሰጥተን ከዛ በኋላ ነው ያንን ገንዘብ የምናገኘውና የጊዜያችን ልዋጭ ነው። ገንዘብ ማለት ጊዜያችን ደግሞ የህይወታችን ለዋጭ ነው። ምንም ማለት ገንዘብ ጊዜያችን ማለት ህይወታችን ማለት ነውና ህይወታችን የሰጠንለት ገንዘባችን የሰጠንለት ጊዜያችን የሰጠንለት ነገር መባከን የለበትም። ልባም መሆን አለብን። የምናገኘው ገቢ አንደኛ ነገር ገንዘብ ሲገኝም የሚሰበሰብ ማለት ስትሰበስበው ስታስቀምጠው ስትጠቀምበት ከዛ ደግሞ ስትቆጥበው የሚቆጠብ የሚጠራቀም ነገር መሆኑን ማወቅ አለብን። ስናጠፋው ደግሞ በሌሊት በጣም ብዙ ብር ማጥፋት ይቻላል በአንድ ሌሊት ሊገመት የማይችል ያህል ብር ማጥፋት ይቻላል። እና ታዲያ ለዚህ መፍትሄ ምንድነው? ሲባል ልባሞች ሆነን ጥበበኞች ሆነን በተቻለን መጠን ገንዘባችንን የት ላይ እያጠፋን እንዳለ ምን ላይ እየሰጠን እንዳለ ማወቅ መረዳት ከዛ ባለፈ ደግሞ ጥሩ ላይ ከሆንን በዛ መቀጠል የማያስፈልገንና የሚጎድን ነገሮች ላይ ገንዘባችን ጊዜያችን እያጠፋን ከሆነ ደግሞ ቆም ብለን በማሰብ በሚያስፈልጉን ነገሮች ብቻ ገንዘባችንን ለማጥፋት መጣር ይጠበቅብናል ማለት ነው። ገንዘብን ማስተዳደር በጀትን ማስተዳደር በጣም ትልቅ ጥበብ ነው በጣም ትልቅ የህይወት ልምድ ነው ብዬ ነው የማስበው እና እንዲሁ በቀላሉ የሚመጣ ነገር እንዳልሆነ ሁላችንም እንረዳዋለን ብዬ አስባለሁ። በቀላሉ የሚመጣ ነገር አይደለም ወይ በአንድ ሌሊት አሳካዋለሁ ብለን የምናስበው ነገር አይደለም። የመጀመሪያው ነገር ምንድነው? ብር ስናገኝ በተለይ ከወትሮ ለየት ያለ ብር ስናገኝ ምንድነው? ወደ አይምሮአችን የሚመጣው የሆነ ቀን አይተነው የነበረ ልብስ ነው የሚመጣው የሆነ ቀን አይተነው የነበረ ጫማ ነው የሚመጣው። ወይስ የሆነ ቀን እንሄድበታለን ብለን ያሰብነው የሚጎበኝ የሚጎበኝ ቦታ ነው የሚመጣው ምንድነው? ወደ አይምሮአችን የሚመጣው የሚለውንም ነገር ማሰብ ያስፈልጋል ብዬ አስባለሁ። እና ብር ስናገኝ አስቀድሞ የሚወጣል የሚመጣልን ነገር ያንን ብር የምናጠፋበት መንገድ ከሆነ ልክ አይደለንም ማለት ነው። አንደኛ የምናወጣው ነገር ሁሉ በታቀደ መንገድ መሆን አለበት በፈለግነው መንገድ መሆኑን ለማረጋገጥ እስከሆነ ድረስ በታቀደበት መንገድ መሆን አለበት። ሁለተኛው ነገር ደግሞ ስላለ ብቻ ብር መውጣት የለበትም። ማለት አስፈላጊ በሆነ ሰዓት እና በምን በሚያስፈልገን ሁኔታ ነው። ብር ማውጣት ያለብን ብዬ ነው የማምነው። እና በማያስፈልገን ነገር ላይ ገንዘባችንን ጊዜያችንን ከመሰወት ቆም ብለን በማሰብ ያለን ብር ምን ያህል ነው? በወር ምን ያህል ገንዘብ ነው እየሰራን ያለነው። ከዛስ በኋላ አላማችንስ ምንድነው? አሁን ለምሳሌ የአንድ አስር ሺህ ብር ደሞዝተኛ ከአስር አመት በኋላ ራሱን በአስር ሺህ ደሞዝተኝነት ማየት አይፈልግም። በተሻለ የኢኮኖሚ አቋም ላይ ነው ራሱን ማየት የሚፈልገው እና ለዛ ምን እያደረኩ ነው ምን ማድረግ አለብኝ የሚለው ነገር። ሊገባን ይገባል ብዬ አስባለሁ